የተበላሸ ነገር ማስተካከል እችላለሁ። ከዚህ በፊት ህፃን በነበርኩበት ወቅት የተለያዩ ነገሮችን መጠገን ሞካክር ነበረ ለምሳሌ የኤሌክትሮኒክ ዕቃዮችን በመጠጋገን ብዙ ነገሮችን እንሰራ ነበር ከዛም አልፎ ቀስ በቀስ ዲሾችን ዲሽ እየሰራው ይሄ ለኤሌክትሪክ መብራቶችን በመስራት ብዙ ነገር መጠጋገን እንችል ነበር። ያ የሆነበት ምክንያት ደግሞ ነገሮችን በድፍረት ስለምሞክር ነበር ማለት ነው። ስለዚህ ነገሮች እንዲስተካከሉና እንደው በደንብ ጥሩ ነገር እንዳልስ ከፈለግን ነገሮችን በመሞከር ያን ነገር ደግሞ እንዲሆን በማድረግ የእኛን ሀላፊነት መውጣት አለብን። ምክንያቱም እየሞከርን በመጣን ቁጥር እየጨመርን ስለምንሄድ ካለን ነገር ላይ ያንን ማድረግ ጥሩ ነው ብዬ አስባለሁ። ምክንያቱም እየለፋን እየሞከርን ከመጣን ነገሮች እየተስተካከሉና ወደተሻለ እየተመቻቹ ይመጣሉ ማለት ነው። ለምሳሌ እኔ ድሮ ዲሽን ለመስራት ባልሞክር ኖሮ ዛሬ ብዙ ነገሮችን በራሴ መውጣት እና መጠገን እችላለሁ ብዬ አላስብም ነበር። ስለዚህ ነገሮችን በመስራት እንዲሁ በመጠጋገን ጥሩ ነገር ማግኘት መደረስ ይቻላል ብዬ አስባለሁ። ስለዚህ በደንብ እነዚህ አይነት ነገሮችን በመስራት እኛ አሪፍ ቦታ ለመድረስ ጥገናዎችም መለማማድ የተብላሹ ነገሮችን ለማስተካከል መሞከር እና የመሳሰሉ ነገሮችን እነዚህን በመስራት ጥሩ የሚባል ብቃት እንዲኖረን መደረግ ስለሚችል ይህንን ነገር በትኩረት ሳንዘነጋ ብናደርግ አሪፍ ነው ብዬ አስባለሁ። ያው ሁላችንም ይሄንን በማድረግ የተሻለ ነገር ከዛሬ ላይ ነገ የተሻለ ነገር ማድረግ ወይም መድረስ እንችላለን። ስለዚህ እነዚህን ነገሮች በትኩረትና በሚገባው መልኩ በመስራት ሁላችንም ጥሩ የሚባል ነገር ላይ መድረስ እንችላለን ብዬ አስባለሁ። ስለዚህ ይሄን ነገር በማድረግ ሁላችንም ጥሩ የሚባል ነገር ላይ ለመድረስ ግዴታ በዚህ መልፋት ይኖርብናል። ይሄን ለማስተካከል መጣር፤ ለሰዎች ማለማመድ፤ ከሰዎች ደግሞ ልምድ በመቅሰም እነዚህን ነገሮች ማድረግ ይቻላል እኔ መጀመሪያ ዲሺ ስለምድ ሰዎችን እየተቀጠርኩ እየጠየኩ ነበር ከዚያ በኋላ ግን ማንም በእኔ ላይ ሊደርስ አልቻለም፤ እኔ በጣም ጎበዝ እየሆንኩ መጣሁ በደንብ መስራት ጀመርኩ ከዚያ በኋላ የተለያዩ ለውጦችን በሂደት ማየት ጀመርኩ፤ የገቢ ምንጭ ማግኘት ጀመርኩ፤ እና የኔ ጉዞ ከዚያ ነው የሚጀምር ማለት ነው። ስለዚህ ሁላችሁም የተሻለ ነገር ከፈለጋችሁ ጥሩ የሚባል ገረጃ ላይ ለመድረስ መሞከር መሞከር ሁሌ መሞከር ያስፈልጋል። የምንሞክር ደግሞ ቀስ እያልን በሂደት እያስተካክልን ያለውን ስህተት እና ጥሩ ነገር የሚባለውን በማድረግ ጥሩ ያልሆነውን ነገር ደግሞ በመተው ልምድ እየቀሰምን ስንሄድ የተስተካከለ ይሆናል ከዚያም የምንፈልገው ነገር ላይ መድረስ እንችላለን ማለት ነው ስለዚህ ጠንክረን ነገሮችን በማየት እና በመመርመር ለመስራት መሞከር አሪፍ ነው ብዬ አስባለሁ። ስለዚህ እኛ ሁላችንም ይሄን ነገር በስነ ስርዓት በማድረግ ጥሩ የሚባል ነገር ማድረግ ደረጃ ላይ እስከምንደርስ መልፋት ይኖርብናል ብዬ አስባለሁ አብዛኛው ሰው እዚህ ያን ነገር ማድረግ ስለማይችል እኛ በጥራትና በተሟላ ሁኔታ ነገሮችን መሞከር ለስኬት በጣም ቅርብ እንድንሆን ስለሚያደርግን ያንን ነገር በተገቢውና በሚገባው ሁኔታ መልባት ያስፈልገናል። ስለዚህ ይሄንን ነገር ለማድረግ ደግሞ ግዴታ መጠንከር ያስፈልጋል። እንዴት ነው የምንጠናከር በመሞክር የተለያዩ ነገሮችን ወደ እዚያ መድረስ ይቻላል ወደ ስኬት ማለት ነው ስለዚህ ሁላችንም ይሄን ነገር በሚገባና በጥንቃቄ ማድረግ ያስፈልገናል ማለት ነው። እንዴት በመሞከር ነው ከሰዎች ልምድ በመውሰድ እንዲሁም የተለያዩ መጽሐፎችን በማንበብ ቪዲዮዎችን በቤት ማስተካከል እና የምንፈልገውን ነገር ማሟላት ስለምንችል፤ ነው ይህን ነገር በደንብ በትኩረት መሰራት ይኖርበታል ብዬ አስባለሁ ስለዚህ ሁላችንም ህፃን አዋቂ ሳንል ሁላችንም በደንብ በመስራት ይሄን ነገር ለማስተካከል መሞከር ይኖርብናል ብዬ አስባለሁ ማለት ነው። ስለዚህ ሁሉም ሰው መሞከር ወደ ስኬት እንደሚያደርስ እንዲያውቅ እፈልጋለሁ። ያ ስኬት ደግሞ ወደ ገቢ ምንጭ ይቀየራል የገቢ ምንጭ ደግሞ እያደገ ሄዶ ወደ ወደምንፈልገው ነገር ስለሚቀየር ይህንን ሳንዘነጋ በደንብ በትኩረት ማየት፤ ተረድተን ደግሞ ወደ ስራ ማስገባት ያስፈልገናል ብዬ አስባለሁ

ወደ ስራ በሰአቱ ትደርሳለህ? ወደ ስራ በሰአቱ ያው እደርሳለሁ ምክንያቱም እኔ አሁን ባለሁበት ደረጃ ያው ተማሪ ነኝ የኔ ስራ ሰዓት ደግሞ ሁለት ሰዓት ጠዋት ጋ። ትምህርት ሲጀመር መግባት ስለሆነ በዚህ ሰዓት ደግሞ ያው ግዴታ መግባት ስላለብኝ ክላስ እደርሳነው። ስለዚህ በጠዋት ቶሎ እነሳና ሰዓት በሚደርስበት ሰዓት ክላስ እገባና ትምህርት እንማራለን። ከእኔ ውጪ ያለውን ሰዎች ስንወስድ በስራ ሰዓት እንደ ኢትዮጵያን ሰው አብዛኛውን የስራ ሰዓት አይከብርም። ለምሳሌ እኔ በምማርበት ዩኒቨርሲቲ ውስጥ አብዛኛው ሰው ያን ያህል ሰዓት የሚያከብር ሰው አይደለም። ምክንያቱም ጠዋት አንድ መምህር ነበር የማስታውሰው ጠዋት ሁለት ሰዓት ሆኖ የቀጠሮ ሁለት ሰዓት ሆኖ እሱ ግን ሚመጣ ሶስት ሰዓት ነው። አንድ ሰዓት መባከን ማለት በጣም በጣም ትልቅ ነገር ነው። ስለዚህ የሰዓት አጠቃቀማችንን እንዳናውቅ ያደረጉን ታች ያለው ህዝብ ሳይሆን ከላይ ያለውች ስለሆኑ ይሄን ለመስተካከል ደግሞ ከለይ መሰራት አለበት ብየ አስባለው። ምክንያቱም እንደ ሰዓት የምንሰጠው ዋጋ እየቀነሰ በመጣ ቁጥር ለስኬት ደግሞ የተወሰነ እየራቅን እንመጣለን። ስለዚህ ለሰአት የምንሰጠውን ዋጋ በሚገባ ብንጨምር የተሻለ ነው ብዬ አስባለው። ምክንያቱም አብዛኛው ሰው ለሰአት የሚሰጠው ያን ያህል ቦታ ስለሌለ ለሰአት ግዴታ ጥሩ ትኩረት ሰተን መስራት አለብን ማለት ነው። ለምሳሌ ጃፓን ውስጥ አንድ ሰከንድ ቱት ባስ አይዘገይም። ከሃያ ይገባል ከተባለ ከሃያ ነጥብ ሁለት ሰከንድ ይገባል ከተባለ ከአንድ ሰከንድ ያን ያህል አይዘገይም ማለት ነው። ይሄ ደግሞ ባደጉት አገራት ለሰአት በጣም ለሰአት በጣም ልዩ ትኩረት ስላላቸው ለሰአት ቦታ ስለሚሰጡ ስኬትም ቅርብ ነው ማለት ነው። ስለዚህ እኛ ኢትዮጵያውያንም ለሰአት ያለንን ቦታ በጣም በማሻሻልና ቅርብ መሆን ስኬት ላይ ለመድረስ ጥረት ማድረግ ይገባናል ብዬ አስባለሁ። ስለዚህ ስኬት ላይ የሚደረሰው እንዲሁ ዝም ብሎ በቀላሉ አይደለም። ምክንያቱም ጠንክሮ በመስራት ሰዓትን በአግባቡ በመጠቀም እና ደግሞ አንድ ነገር ላይ በጣም ትኩረት በማድረግ ነው። ለምሳሌ ትኩረት ለማድረግ በማድረግ ማለት አንድ ነገር አንድ ሳምንት ልንሰራው እንችላለን አንዱን ልንሰራው እንችላለን። ነገር ግን ያ ደግሞ ስኬት ላይ አያደርስም። ምክንያቱም አንድ ሳምንት ለውጥ ስለማያመጣ አንድ ሳምንት አይደለም ወር ሁለት ወር አይደለም ሶስት ወር ሶስት ወር አይደለም ስድስት ወር ከዛም በላይ አመት ሁለት አመት እስከ አስር ሃያ አመት ድረስ። ያንን ነገር ያንን ያለማቋረጥ በመስራት ነው ስኬት ላይ የምደርስ። ስኬት እንዲሁ በቀላሉ በወራቶች ውስጥ የምትመታ ነገር አይደለም። ጽናት ይጠይቃል ስለዚህ ጽናት በመስጠት ለነገሮች ወደ ስኬት በመቅረብ ስኬት ላይ ስንደርስ ደግሞ ነገሮች የመሳካት እድላችሁ ስለሚጨምር ይሄን በማድረግ እኛ የሚገባውን ነገር መወጣት ያስፈልገናል ብዬ አስባለሁ። ስለዚህ ሁላችንም ይሄን ነገር በማድረግ ወደ ስኬት መንገዳችንን ማሳጠር እንችላለን ማለት ነው። ስለዚህ ለስኬት ጥሩ የሆነ ምን መኖር አለበት ጥሩ የሆነ ሙከራና ጥሩ የሆነ ትዕግስት መኖር አለበት። ያ እየኖረን ሲመጣ እኛ ወደ ስኬት እኛ ሳይሆን ምን ምን ሄዶ ስኬት ወደ እኛ እየተከተለችን ትመጣለች ስኬት ማለት ነው። ስለዚህ መጠንከር አለብን። መጠንከር አለብን በደንብ ማለት ነው። እንዴት ነው መጠንከር ያለብን? የሰአታችን በማክበር ሰዓታችን መስዋዕትነት በማድረግ መስዋዕት በማድረግ የሚገባውን ነገር ጠንክረን በመስራት እኛ ምንድነው ወደ ስኬት ብዙ እርምጃዎች መቅረብ እንችላለን ማለት ነው። ስለዚህ ይሄን ነገር በጣም ትኩረት በመስጠት ልንሰራው የሚገባ ነገር ስለሆነ የኛ ትኩረት ምንም ወደኋላ ሳይመለስ በሚገባውን ልክ ወደ ስኬት እንድንቀርብ የሚገባንን ልፋት የሚጠበቅብንን ነገር በማውጣት በጠንክረን መስራት ያስፈልገናል ብዬ አስባለሁ። አብዛኛው ሰው ለሰአት ሚሰጠው ግምት የወረደ ስለሆነ ሰዓት ደግሞ ለእኛ ምንድነው ወደፊት የሚገፋንና ለስኬት የሚያቀርበን ነገር ስለሆነ ሰዓት ላይ እኛ ኢትዮጵያውያን በደንብ ትኩረት ሰተን መስራት ይገባናል ብዬ አስባለሁ። ምክንያቱም ለሰአት የምንሰጠው ዋጋ ከቀነሰ የኛ የስኬት መንገድ በጣም የወረደ ስለሚሆን ለስኬት ጥሩ ዋጋ መስጠት

አይስክሬም አልወድም። ምክንያቱም ከዚህ በፊት በጣም በእርግጥ ስምንተኛ ስምንተኛ ክፍል አካባቢ በጣም ቀጭን ነበርኩ። በተለይ ደግሞ ወደ ዘጠነኛ ክፍል ስፖርት በሚጀምርበት ጊዜ በጣም የበለጠ ቀጭን እየሆንኩ መጣሁና የሆነ ሰዓት ነኝ ጭራሽ በጣም ከበደኝ። ማለት ራሴን የሆነ እስከሚሰማኝ ድረስ ከስቼ በጣም ምግብ መብላት አለ አልችል ብዬ የሆነ የተጎደሁበት ወቅት ነበር የሆነ ሰዓት ማለት ነው። እና የዚያን ወቅት ደግሞ እኔ ብዙም ጥሩ አይነት ሁኔታ ላይ አልነበርኩም አስታውሳለሁ። እና ከዚያ በኋላ ስፖርቱን ሳቆሙ የተለዩ ምግቦችን በደንብ መብላት ስጀምር መመገብ ስጀምር እንደውም ጣፋጭ ነገሮችን መውሰድ ስጀምር ሰውነቴ ምን እየሆነ መጣ እየጨመረ መጣ ማለት ነው። ከዚያ ድሮ ልብስ ስለብስ የሚያምርብኝ የነበረው ልብስ ስለብስ አያምርብኝ በጣም ወፍሬ ሁሉ ነገር በጣም እስከሚያስጠላ ድረስ እየሆንኩ መጣሁ ማለት ነው። ስለዚህ ከዚያ ምን አይነት ውሳኔ ወስንኩ ሰውነቴን እንዴት መክሳት አለብኝ ማለት አሁን ያለሁበት ሁኔታ ውፍረቱ በጣም እንትን ስላለኝ እንዴት ነው ይሄን ማስተካከል ያለብኝ? የሚለውን ነገር በጣም ትኩረት ማድረግ ጀመርኩ። ምክንያቱም በጣም አሪፍ አይነት ሁኔታ ላይ ስላልነበርኩ ያን ነገር ደግሞ ግዴታ ማስተካከል አለብኝ ብዬ አምኜ ማስተካከል አለብኝ ወደሚለው ነገር ገባሁ ማለት ነው። ከዚያም በጣም ወፍሬ ቤት እየዋልኩ የተለያዩ ምግቦችን እየበላሁ ጣፋጭ ነገር እንትን ማለት ስጀምር የዚያኔ ሰውነቴ ካሎሪን መጠን እየጨመረ ሲመጣ ሰውነቴ ውፍረት ውስጥ መግባት ጀመረ። ስለዚህ ይሄን ለማስተካከል ደግሞ ግዴታ ኤክሰርሳይስ መስራት አለብኝ ብዬ ከዛሬ አራት ወር በፊት ስፖርት ጀመርኩ ማለት ነው። እነዚህ በጣም ጠንክሬ መስራት ጀመርኩ፤ በርግጥም ምሰራው ጠዋት ሰይድንም አብዛኛውን ሰዓት ፕሮግራሜ ምሽት ማታ አካባቢ ነው። ማታ ጥናት ትጨርስ ጀመርኩ። በደንብ መስራት ጀመርኩ ጠንክሬ። አሪፍ አይነት የሚባል ቦታ ላይ ነበርኩ። ነገር ግን ቀስ በቀስ ምን እየሆነ መጣ ያለሁበት ሁኔታው እየተስተካከልኩ ሰውነቴ እየተስተካከለ መጣ። እና የዚያኔ ጣፋጭ ነገር አልመገብም ብዬ ለራሴ ቃል ገባሁ። የተጠበሱ ነገሮች ምግቦችን አልመገብም። ካሎሪን እየቀነስኩ ወደ ተስተካከለ ነገር እየመጣሁ እገኛለሁ ማለት ነው። ስለዚህ ከዚህ በኋላ አይስክሬም የመብራት እቅድ የለኝም። ምክንያቱም ካሎሪን መጠኑ ከፍተኛ ስለሆነ ሰውነቴን ዝም ብሎ መጨመሩ ደግሞ ኦበስቲ ላይ በመድረስ የሰውነት ትልቅ ግዙፉ ሰውነት ውስጥ በመሆን ራሴን ይሄ ወደ አልተሻለ ነገር ማዞር ስለማልፈልግ ጠንክሬ እየሰራሁ ስለሆነ ያን ደግሞ ምን ማድረግ ያስፈልጋል እኛ በመበርታት ማስተካከል ያስፈልጋል። መጠንከር ያስፈልጋል። ምክንያቱም ፋቶችን እንዲህ በማለት የተለያየ ስባስብ ነገሮችን ባለመመገብ የተሻለ ነገር ውስጥ መግባትና መድረስ ስለምንችል ይህን ነገር ደግሞ እኛው በትኩረትና በሚገባው መልኩ መስራት ያስፈልገናል ብዬ አስባለሁ ማለት ነው። ስለዚህ ከእኛ የሚጠበቀው ምንድነው? ይሄን ነገር ፋቶችን በማስወገድ፣ በትኩረት በመስራት ጥሩ ነገር ላይ ለማድረስ መሞከር አሪፍ ነው ብዬ ስለማስብ ይሄን ነገር በሚገባና በየሁሌም በሰአቱ በማድረግ ወደ ጥሩ ነገር መሄድ ያስፈልጋል። ምክንያቱም የተለያዩ ካሎሪን ያላችው ምግቦችን በምንመገንበት ጊዜ ያ ሰውነታችን በተለያዩ ስቦች እየተሞላ ውፍረታችን ሰውነታችን እስከማስጠላት ደረጃ ስለሚደርስ ይሄን ነገር በሚገባ በጣም በጠነከረ መልኩ መስራትና ማስተካከል ይገባናል ብዬ አምናለሁ ማለት ነው። ስለዚህ ሁላችንም ምን ማድረግ ይጠበቅብናል ይህን ስብ ያለውን ነገር በመተው ጥሩ የሚባል ደረጃ ለመድረስ ጠንክረን ስፖርት በመስራት ጤናማ የሆኑ ምግቦችን በመመገብ ለኛም ለሰውነታችንም እይታ ሰዎች ሲያዩንም ለኛም ጤንነትን በማስጠበቅ ወደ አሪፍ የሆነ ህይወት መሸገገር እንችላለን ማለት ነው። ስለዚህ ይሄን ነገር እንደ ቀልድ ባለማየት በትኩረት በማየት መገምገም ይኖርብናል ብዬ

በመስመር ላይ ቪዲዮ ትመለከታለህ? በመስመር ላይ በርግጥ ታክሲ ውስጥ ስገባ የተለያዩ ቦታዎች ስሄድ በመስመር ላይ አዎ እመለከታለሁ ቪዲዮ። ያ ማለት ደግሞ አዲክሽን ውስጥ እየገባው ስለሆነ ያንን ለመጥፋት እየሞከርኩ ነው። በርግጥ ነገር ግን ይሄ በጣም ጥሩ ያልሆነ ነገር ነው። ምክንያቱም ሱስ ውስጥ በምንገባበት ወቅት በጣም መጥፎ የሆነ ልማዶች ስለሆኑ ያ ደግሞ እኛን የመጉዳት አቅም አለው ማለት ነው። ምክንያቱም አንድ ሰው መስመር ላይ እየሄደ በምያለበት ሰዓት የተለያዩ ቪዲዮዎችን በጣም ትኩረት የሚሰቡ ቪዲዮዎችን በሚያይበት ወቅት መኪና የመጋጨት እድሉ ይጨምራል። ያ ደግሞ ምን እንዲሆን ያደርገዋል የሆነ ለአደጋ እንዲጋለጥና አደጋው ደግሞ ራሱን እስከመጥፋት ደረጃ እንዲደርስ ሊያደርገው ይችላል። ስለዚህ ምንድነው ዋናው ነገር? ወደዚያ የሚደረጉ ትኩረት የሚሰቡ ነገሮችን ምን ማድረግ ያስፈልጋል መቀነስ ያስፈልጋል ማለት ነው። ምክንያቱም እኛን ወደ ተለያዩ ያልሆነ ቦታ ስለሚያስገባን። ያ ደግሞ ለእኛ ጉዳት እንደውም በቤተሰብ ጉዳት ስለሚኖረው ይሄን ነገር ማስተካከል ይጠበቅብናል ብዬ አስባለሁ። ምክንያቱም

አብዛኛውን ሰዓት በስራ ከስራ ከጨረስኩ በኋላ የምሰራቸው የተለያዩ ተግባሮች ቢኖሩም ነገር ግን በዋነኝነት ወሳኝና የተመረጡ ስራዎችን ልሰራ እችናለሁ። ማለትም ምሳሌ አንዳንዴ የተለያዩ በአካባቢዎችን የሚገኙ ከጓደኞች ጋር በመሆን የተለያዩ ነገሮችን እሰራለሁ። ለምሳሌ ወክ ማድረግ ሊሆን ይችላል። ስፖርት መስራት እና የተለያዩ ነገሮችን መስራት። እንዲሁም ከረጅም ጊዜ ከስራ መልስ ወይም ከክላስ መልስ ላደርገው የምችለው ነገሮች። ስፖርት እሰራለሁ ስፖርት በመስራት ብዙ ሰዓት ላሳልፍ ይችላል ት። ስለዚህ አብዛኛውን ሰዓት የማሳልፈው ስፖርት በመስራት ነው። አንዳንድ ሰዎች የተለየ ተግባር እንደየሰው የተለያየ ተግባር ቢሰሩም እኔ ለራሴ የምሰራው ስራ ይሄንን ይመስላል። ምክንያቱም ማታ ስራ ከጨረስን በኋላ ሌላ ልንሰራው የምንችለው ነገር የለም። ተቀምጠን ቲቪ ማየት ሊሆን ይችላል የተለያየ ነገር መስራት። ይሄ ደግሞ የኛን ሰዓት የሚያቃጥል ነገር ስለሆነ ያኔ ያኔ እኛ አስፈላጊ ነው ብዬ አላስብም። ስለዚህ ምንድነው የምንሰራ? ከትምህርት ቤት መልስ ወይም ከስራ መልስ የተለያዩ መዝናኛ ቦታዎች መዝናናት እንዲሁም ወክ ማድረግ። ወክ ማድረግ ደግሞ ከሰለቸን የተለያዩ መጽሐፎችን ማንበብ እና አብዛኛውን ሰው ደግሞ ሰአቱን በመጠጥ ያሳልፋል መጠጥ መጥቶች በሚሄድ በመዝናናት። እና የተለያዩ ነገሮችን በማድረግ ስለዚህ ይሄ ደግሞ ጥሩ ነገር ነው ብዬ አላስብም። ምክንያቱም እንደዚህ አይነት ቁም ነገር የሌላቸውን ነገር በምንሰራበት ጊዜ ይሄን ሰዓት እየጠፋን ለራሳችን ጉዳት ስለሆነ የሚፈጥርብን። ይሄ ደግሞ ጥሩ ነገር ነው። ብዬ እንደ ስለማላምን ይሄን ነገር እናስተካክለው ይገባል ብዬ አስበን። ይሄን ነገር ካስተካከልን ደግሞ የኛን ደረጃችን ከፍ እያለ ይሄዳል። ወደ ስኬት እንጠጋንን። እና ይሄ አሪፍ ነገር ነው ብዬ አስባለው። እንዲሁ ዝም ብሎ በዘፈቀደ ሰዓትን ማባከን ደግሞ ያኔ ያለኝም ለማንኛውም ሰው ይጠቅማል ብዬ አላስብም። ምክንያቱም ሰአቱን አላግባብ ከተጠቀምንና ከጠፋነው ያው የተለያየ ቦታ መድረስ ምንችል። ባለንበት ቦታ ስለምንቆም ግዴታ ምን ማድረግ ይጠበቅብናል። ሰአታችንን በግበቡ መጠቀም የእረፍት ጊዜያችንን እንኳን እንዲሁ ዝም ብሎ ከማባክን ይልቅ ጥሩ ወደሆነ ቦታ ምሳሌ አሁን አብዛኛው ሰው እኔ በምኖርበት አካባቢ መጠጥ ነው የሚጠጣው የተለያየ ቦታ ቁማር ቦታ ይሄዳል። ይሄንን ነገር በመተው ምን ማድረግ ይጠብቅበታል። ምሳሌ ስፖርት ቢሰራ ቴኳንዶ ቢሰራ ቴኳንዶ አሁን ምሳሌ ሰውነታቸው ውፍራም የሆኑ ሰዎች ቢሰሩ ወይም ቴኳንዶ እንኳን ያው ይከብደናል ብሎ ካሰቡ ምን መስራት አለባቸው። ሰውነትን የስም መጠን የሚቀንሱ የተለያዩ ስፖርቶችን ጠንክረው ቢሰሩ እና ሰውነት መገንባት የሚፈልጉ ሰዎች ደግሞ ምን ብለው ያደርጉ ጅም ቢሰሩ ለውጥ ይመጣል ማለት ነው። ይሄ ደግሞ የተሟላ እና ጥሩ ሰዎች እንድንሆን ስንሚያደርገን የተለያዩ ቦታ የመድረስ አቅም ይኖረናል ማለት ነው። ስለዚህ ከእኛ የሚጠበቀው ጠንክረን በመስራት እንደዚህ አይነት ነገሮችን ጥሩ ላይ ደረጃ ለመድረስ አሪፍ የሆነ ነገር ተግባር ማድረግ ያስፈልገን ብዬ ስለማስብ ነው። እና ይሄ ደግሞ እኛ መጨረሻ ስኬት እንድንደርስ የሚያደርገን ነገር ስለሚሆን ይሄንን ነገር በሚገባ እኛ በጥንቃቄና በሚገባ አስተውለን የኛን ምርጫ መምረጥ ይኖርብናል። ምክንያቱም ወደፊታችን የሚያወስነው ዛሬ የምናጠፋው ጊዜ ስለሆነ። ዛሬ ጋር ደግሞ ትኩረት አድርገን ጥሩ ነገር ላይ የዛሬን ቀን ኢንቨስት ማድረግ ማዋል ይጠበቅብናል። ያንን ከዋልን ደግሞ ምንድነው? የኛ ወደ ስኬት የመቅረብ መጠናችን በጣም ስለሚጨምር ያ ደግሞ ለኛ ምን ይሆናል? ጥሩ ደረጃ ያደርሰናል ማለት ነው። ስለዚህ ይሄን ነገር በትኩረት እንድናደርግና አሪፍ ደረጃ ላይ እንደንደርስ ስል እጠይቃለሁ ነው። ምክንያቱም ይሄን በምናደርግበት ወቅት የተሻለ ማንነት ስለምንገነባ ያ ማንነት ደግሞ ለኛ ጥሩ የሚባል እድሎችን ስለሚፈጥርልን ያድል ደግሞ ወደ ገንዘብ መቀየር በቀላሉ